አዎ እንዴ እጅ በመጨባበጥ የምታመጣው ፍቅር ከሰውን መግባባት ከሰውን ፍቅሩን ደስታውን ግንኙነትን በጣም እንድታሳድገው የሚያስፈልግ እንደሆነ ድረስ ሁሌ እየተጨባበጥኩኝ ግን ደስ የሚል ጊዜ ስለማሳልፍ። ሁሌ እጨባበጣለሁ

ሁሌ በጧዋት ነው የምሄደው። በጧዋት ስለምንነሳ ሁሌ በጧዋት እሄደና። ከዛ ትንሽ ከጋደኛ ሰራ ስር አርጌ ለመመለስ ዝግጁ። ሁሌም እንደምህድ በፊት እንደተናገርኩት እንደዛ ነው የማደርገው። እና ዘና ብዬ እና ተዝናንቼ እውላለሁ። እንደዛ ማረጌ ደግሞ በጣም ስለጠቀመኝ እቀጥልበታለሁ

እኔ ብዙ ማዕድን አልጠቀምም ግን ማዕድን በጨው ላይ አዮዲን ማዕድን ያለበት ጨው እጠቀማለሁ። ሌላ ባላልጠቀምም ግን ጨው ሁሌ ዘወትር። ከምግቦች ቀላቅዬ የምግብ ጠቅማቸው ጥቅሞች ይጠቅመኛል ምክንያቱም በጤናዬ ጥሩ ነገር ስለሚያደርስ

እኔ የምጠቀመው አይነት ስልክ ሳምሰንግ ሳምሰንግ በጣም ወዳለው፤ ምክንያቱም ፈጣንና ፈጣን ስለሆነ። ሳምሰንግ፣ ለኔትወርክም፣ የምትጠቀማቸው አፕም፣ ሁሉም ላይ የምትጠቀማቸው ምንም ስታክ ስለማያቋርጥብህ ወዳለሁ ብለህ ሁሌ ስትጠቀም የምትጠቀመው አይነት ሙሉ ስልክ ሳምስንግ እኮ ከድሮ ጀምሬ ስለዚህ እኔ በጣም እወዳለሁ

እኔ በእግሬ የምጓዘው ካነሰ ከአራት ኪሎ ሜትር በላይ በቀን እንጓዛለሁ። ምክንያቱም እኔ ከጓደኞቼ መጫወት ቢሆንም እንኳን ከአራት ኪሎሜትር በታች ተጉዥ ተጉዤ አላውቅም። ምክንያቱም የምጠቀመውን የጉዞ ነገሮች በመሃል ላይ ያለ ኪሎሜትር መሸፈን ሁሌ እንደዚህ እያረኩ እጠቀማለሁ

አዎ ኢሜል በጣም እጠቀማለሁ። በሁለት ሺህ አስራ ሁለት ጀምሮ የጦር ቡድኖች የተነሳውን ጦርነት ያነበረውን ሁሉ እንዳለ ፎቶየን በኢሜሌ ላይ ያስቀመጥኩትን ሁሉ እንዳለንም አሁን ስላስገባኋት በጣም ጠቅሞኛል። ብዙ የማስታውሳቸው ብዙ ደስ የሚል ፎቶዎችን እዛ ላይ ስላሉኝ እኔ በጣም ደስተኛ ነኝ። እና በጣም ነው የምትለው

የተበላሽ ነገር ማስተካከል ብዙዎች ዉስጥ አይደለሁም ማለት እሞክራለሁ በተቻልኩኝ ግን በመሃል ላይ የማደርገው ነገሮች አንዳንዴ አሉኝ እና ማስተካከላቸው ነገሮች ብዙ ባይሆንም በትንሹ ግን እሞክራለሁ። ሳስተካክላቸው ደግሞ ሲሳካልኝ በጣም ደስተኛ ሆንና በጣም

የአካባቢያችን ኪራይ በጣም ተወዷል። እዚህ ላይ ያለውን የዶላር ግብይቱን እንትን ማረጉን በጣም ጎድቶናል። አሁን ላይ ያለውን የግብይቱን ነገር በጣም አሳሰቢያ ጣም የሚያሳዝን ትልቅ ያልሆነ ነገር ተፈጥሯል እኛ ሀገራችን ላይ፤ ምክንያቱም ዶላሩ በየጊዜው ነው የሚጨመረው። የጦርነቱ ላይም ትንሽ

እንዴ አዎ በጣም በጣም ነው የምወደው። ብርሃን በጧቱን ተነስቼ ቫይታሚን ለመሰብሰብ የቻልኩትን ስለምትጠቀም የጨረቃ ብርሃን በጣም እወዳለሁ። ደግሞ ደግሞ ቀን እንዲህ ነው። ያለፍኩትን ጊዜዎች በጣም የተወደደን እንዲሆን የሚያደርግ ነገር ስለሆነ በጣም የምወደው

የሽክላ እቃዎችን እጠቀማለሁ በጣም ምክንያቱም የሽክላ ሁሉ የምጠቀማቸው እቃዎቼ በቻልኩትን በባህላችን ላይ የሚሰሩ ጥሩ የሆኑ የሸክላ የሸክላ አይነቶች ስለምትጠቀምና በጣም ስለምወደው አስፈላጊውን ነገሮች ለማድረግ ሁሉ ስለማድረግ በጣም ደስ የሚልና ደስ አል ባይ ስለሆነ እኔ በጣም ስለምጠቀም ደግሞ ሰዎችን እንድጠቀሙ ገብዛለሁ

እኔ በጣም ቲቪ ስለማይ የቲቪ የቲቪ ያሉን ዜኖች በጣም ስለምሰማው ሁሌ። በቻልኩት ያለኝ የዜና አጉልጉሎት ለምስማት ሁሌ በቲቪውን። በተፈለጋዊ ነገሮችን በማድረግ የምትጠቀማቸው ጥቅሞች በጣም ስላሉ እና እኔም ኦወዳለሁ።

ያ በጣም እንጂ በቡድን መስራት ስለምወድ ደግሞ ብዙ ጓደኞቼ አፍርቻለሁ። እና የምጠቀማቸው ጥቅሞች ብዙ ስለሆነ ሰዎች እንዲወዱህ የምታርጋቸውን ነገሮችን እንዳለ እንድትጠቀም የሚያደርገን ጠቃሚ የሆነ ጥቅሞችን እንዴት ለማድረግ የቻልኩን ስለማረግ ሰዎችን እንዲወዱኝ ከሰዎች እንድግባባ ስላደረገኝ እኔ አልቻልኩትም አርፈን

አሁን ለመፅናናት እኮ ቀድሞን በማግኘት የተለያዩ ኢንፎርሜሽኖች እና አስፈላጊ የሆኑ ጠቃሚ ነገሮችን በሙሉ እንድጠቀምና እንድረዳ የሚያስችለኝ ችሎታ በሙሉ በማድረግ ህይወቴን ወሳኝንና ጠቃሚ የሆን ነገሮችን እንዳደርግ የሚያደርገኝ ነገሮች በሙሉ።

የምወደው ስፖርት ብዙ ቢሆንም ዋናው ግን ኳስ እወዳለሁ ኳስ ማየትም መጫወትም። እንድዝናና እንድር ከሰውም መግባቢያ። ቋንቋዬን ስለሆነ በጣም የምወደው። ስፖርታዊ ጪዋነት ያለኝ። አስደሳች የሆንኩ ልጅ ስለሆንኩኝ ኳስ በጣም እወጣለሁ።

የህዝብ መመላለሻ እጠቀማለሁ። ባስ ትልቅ ባሶች አሉኝና ከዛቸው ያለኝ ግንኙነት በቻልኩት በጠዋት እየተነሳሁ ቢሮዬን ለመሄድ ለአንዳንድ ስራዎች ለመጓዝ የምጠቀማቸው አንዳንዴም አሉ። ግን ሁሌም እ ለመንግስት ላይ የሚጠቅመው የአየር ንብረት እና የአየር- የአየር ያለውን ገበያው ስለማይሞላላቸው ብዙ ሰዎችን እንድትጠቀም ስለማያጋውዝ ነው እንጂ እኔ በጣም ካገኘሁኝ ጥቅም ነው።

አዋና በጧቱ የፀሀይ ብርሃኗን ደስ የሚል የሚያምር ሲሆን ሁሌ በመመልከት ሰዎችን እንዲያዩዋት በማድረግ ሰዎችንም የተደሰቱ እንዲሆኑ የሚያደርጋቸው ብሎ እንዲደሰትና ከእኔ እንዲዝናኑ የሚያደርጋቸውን የጧት ፀሀይ እንዲህው ሆሌ መርክ እማክርና አመለካከት

ጥብቅ ላይ ታግደን አልታገደም ብዙ አርባ አላውቅም። የማድረጋቸው ነገሮች ብዙ አስፈላጊ ያልሆኑ ነገሮች እንዳላደርግ ስለማረግ። ታገደ የታገደውን ያልታገደ ነገሮችን በማጣራት። ተግዷል አልታገዱም። ጥሩ። የሆነ ጥራት አድርጌ እንዳታደርገው እናንተ አላደርጉም በሚል ያደረገው ነገሮችን በመራጋገጥ አና

አይም ማየት ብቻ ሳይሆን ከእኔ ጋር ስላደጉ ብዙዎቹ ፍየሎችን ስላሳደጉኝ ፍየሎች ትንሽዬ እያለሁኝ ብዙ ከህይወቴ ክፍሎች እና ከእንስሶች ከተለያዩ እንስሶች ስለምትያያዝ እኔ ማየት ብቻ ሳይሆን አሳድጌያለሁ እና ፍየሎች በጣም ስለማውቅ ማየት ብቻ አይደለም።

የምወደው ወቅት የክረምት ነው ክረምት በጣም ነው የምወደው። ምክንያቱም ክረምት ላይ የሆነ ደስ የሚል ፍቅር ጊዜ ስለማሳልፍ እና ሁሌ ሰዎችን እንዲወደው የማያደርገኝ ነገር ስለሆነ እንድወድና እንድደረግ የሚያረገኝ ነገር ስለሆነ እንደው በጥሩ ሁኔታ የምወደው የክረምት ኮንዲሽን በጣም ይመቸኛል

እንጃ አላውቅም ግን ብዙ ኢሜሎች ስላሉኝ ከእሳቸውም አውቃቸው አንድ አምስት አራት አሉኝ። የድሮን ኢሜሌን ግን ሁሌ የምትጠቀመው ይሄ ኢሜል ነው። እና አስፈላጊ ሲሆን በዚህ ጊዜው አሳውቃለሁ። የምጠቀማቸው የኢሜል አይነቶች ብዙ ስላሉ ግን ጥሩ የሆነ ኢሜል ነው ያለኝ

የመታጠቢያ ቤት ውስጥ ሆኜ ብዙ አልዘምርም። ግን መስማት አንዳንድ ሌላ ነገሮችን በማድረግ የሚያስፈልጉኝ ነገሮች ጥሩ የሆኑ ነገሮችን መልካም የሆኑ ነገሮችን እንዳስተላልፍ የምጠቅመኝ ነገር ጠቃሚ የሆኑ ነገሮች ሁሉ እጠቀማለሁ። ምክንያቱም ጠቃሚዎች ነገሮችን በየጊዜ የሚያስተምሩት ጥሩ መልካሞች ስላሉ

ገንዘብ መቆጠብ ላይ ግን ብዙ አይደለሁም ሁሌ ስታዘበው መገለጫዎችን በቻልሁት እሞክራለሁ እንጂ እኔ ቁጥጥር ጥቅም አለው ብዬ አላስብም። ነገሮችን እንዳላጠቀምም ስለማድረጉኝ ነገሮችን ጠቀም የሚያስችለው ነገሮችን በማድረግ እንዳያደርግ የሚያስችለኝ ነገሮች እንዳደረኩልኝ ጥሩና መልካም ሰው ነው። እንደሆን የማያደርገኝ ሁሉ ብቃቶች በመጠቀም ጥቅሜን በመቀጠል መሞከር እሞክራለሁ ብዬ አስባለሁ። ከሆነ

አረ በቦለፈው ነው የተሰራነው ደስ የሚልና የሚያምር ነው ማለት። ከሰዎችም ስታመዛዝነው ስታየውም ደስ የሚል ስለሆነ። ሁሌም የመየዉና አስፈላጊ ደስ የሚል ነገር ነው። እና ሁሌም ሳይሆን ምን እድደሰትና እንደ ዝናና እያረገኝ ነገር ነው እና ሁሌ እንዲህ የሆነ ብዬ አስባለሁ። ደስ የሚል ነውና

አይ እኔ እንኳን አልበላም ምክንያቱም ብዙ የቀረ ምግብ አልበላም ለጤናዬም ለአንዳንድ ንገሮች አላስፈለግኩም ብዬ ስለማስበውልኝ። የቀረም ምግብ ሳልበላ ወደ እንትን ነው የምትለው። እና አላስፈላጊ ነው ብዬ ነው የማስበው። የሆነ ደባሪ ሙድ ነው የሚሰማኝ ጥሩ መልካም ስሜት አይሰማኝም ስለማይሰማኝ ነው ሁሌም የማደርገው እንደዛ ነው።

አሁን በጧቱን ተነስቼ አብዛኛው ሙዚቆች በመክፈት የምሰማው ነገር ነው። ሙዚቃ ሁሌ በጧቱ ተነስቼ እንዴ ሙዚቃ መስማት ባህል አለኝ። ሰዎችም የምሰማው ነገር ደስ ይላቸዋል በቻሉት እንትን ለማድረግ። እና እና የመስመር ብዙ ጊዜ ጋር እጠቀለሁና እሰማለሁ። እና መስማቱን ጥሩ ነው

የምወደውን መጠጥ ብዙ አድናቂ ባልሆንም ግን ቢራ አምጣጣለሁ። አንዳንዴ አልፎ አልፎ እጠቀማለሁ። ግን አብዛኛው የምወደው ቢራ መጠጥ ይሄ ነው። ብዬ ባላስብ ያገኘሁትን ግን ያልሆነ ያልተጠራም መጠጥ ግን መጠጣት አልፈልግም። ምክንያቱም እንደ አልኮል ያሉ እንደ እንደዛ ያሉ ነገሮችን ብዙ እኔ አድናቂነት በላይ አይደለሁም።

አይ እዛ ላይ ብዙ እኔ አይደለሁም የድርጅት ዝግጅት ላይ መሳተፍ ከሰዎች እንደዚህ አሁኑ እኔ የማልጠቅሙኝ ነገሮችን ብዙ እኔ እንትን አይደለሁም። ግን አንዳንድ አልፎ አልፎ ጠቃሚ ነው ብዬ ያሰብኩትን በራሴ ላይ የሚያሳድረው ጥሩ ውጤት አለ ብዬ ካመንኩኩኝ ግን እንደዛ አረጋለሁ ግን የሰዎችን እንደ ስብሰባ ነገሮች ያሉ ነገሮች ግን ብዙ አድናቂ ስላልሆንኩ እዛ ላይ ብዙ እንትን አልልም።

እንዴ አዎና በጣም ነው። የማትቆም እኔ የምሰራው ስራ ሰርቬር ስለሆንሁኝ ሁሌ የማደርጋቸው ነገሮችን እንዴ አድርገህ የማስችለኝ ነገሮች በጣም በጠራራ ፀሀይ ነው የምትወጣው። ሌሎች ነገሮች አሉ በመሃል የምትጓዘው በእግርህን ስላለ። ይሄ ነገሮችን አንዳንድ በጣም አስደካሚ ነው ብዬ አስባለሁ። ደግሞ ሳኒ ነው ደስ የሚል ነው። ግን

አሁን በጣም ነው የምደራደረው ማለት በፊትም እንኳን ብዙ ባይሆንም አሁን ግን ስታዘብ ያለኝ ለውጥ ያለኝ ምኞት የንግድ ላይ የምፈልገውን አንዳንድ ነገሮችን አስፈላጊ ናቸው ብየ ስለማስብ ሁሌ መ መደራደር እወዳለሁ። መደራደሪያ ጠይቄ ጠያይቄ ነው የማገዛው ምክንያቱም ሀገራችን ላይ ብዙ

ኢንሽሮፕ መስፋት ላይ አልችልም ግን አንዳንዴ ዲዛይኖች ዲዛይን ማድረግ ግን እወዳለሁ። ምክንያቱም አንዳንዴ የጋርመንትም ስራ ለመስራት እሞክራለሁ። ከ ጓደኞቼ ሼር ሆነን የምናደርጋቸው ሼር ስራዎች ስላሉ። ሽሩባ መስፋት ባንችልም ባልችልም በልብሶች ላይ በጋርመንት ላይ በሌሎች ላይ ለመስራት የቻልኩትን አደርጋለሁ። እና ይሄ ጥሩ ነው ቢዬ አስባለሁ

የምጠቀመው ወይም የሚሄደው በብዙ አይደለም ግን የመልእክት የተላከውን የምትጠቀም በ የእንትኑን ጥቅሙ ላይ ውስጥ ላይ ገብቼ ምን አይነት መልእክት ነው ብዬ በማሰብ ሰዎች ላይ ያሉን። የግንኙነት ስንት ለማወቅ እና የማደርጋቸው እሱ ላይ ነው ብዙ ትኩረት የማደርገው።

እኔ ጭንቀት ሲሰማኝ ወደ ቤተክርስቲያን በመሄድ ትንሽ ለራሴ በመረጋጋት ከሰዎችን ያለኝ ጉንኙነቶችን በማራቅ እና አንዳንዴ ሙዚቃ ምናምን በማራቅ። ውሃ በመጠጣት የቻልኩትን የጭንቀት መጠን ለመቀነስ የቻልኩትን ነው የማደርገው። እና ይሄ ጥሩ ነው ለራሴም ለሰዎችም።